አዎ ስራዬ አድካሚ ነው። ምክንያቱም እለት ተእለት የጉልበት ስራ መስራትን ይጠይቃል። ያ ስለሆነ የግድ ደግሞ መስራት ስላለብኝ እሰራለሁ። ምክንያቱም ቤተሰብ አስተዳዳሪ ነኝ። እራሴንም ስለማስተዳድርበት አድካሚ ስራ ነው የምሰራው። ቢሆንም ግን ስራዬን እወደዋለሁ ወድጄው ነው የምሰራው። ምክንያቱም ያው ሁሉን ነገር የማገኘው የእለት ተእለት ፍላጎቴን የማሟላበት በስራዬ ስለሆነ። ስራዬን እጅግ አድርጌ ነው የምወደው በስራዬም ደስተኛ ነኝ። አድካሚ ቢሆንም ማለት ነው። ከዛ ባለፈ ያው ሌላ ተጨማሪ ስራዎችን ካገኘው ለመስራት ፍላጎት አለኝ። እንደዛም ሆኖ ማለት ነው ስለዛ። በስራዬ ደስተኛ ሆኜ ለመኖር ቤተሰቦችንም ለማስተዳደር ከባድም ስራ ቢሆን መስራት ግድ ስለሚል። እሰራለሁ ነገርግን አድካሚ ነው።

አዎ መጽሐፍ እወዳለሁ ደብዳቤ ምክንያቱም ደብዳቤ ማለት በድሮ ጊዜ ለሰዎች ከሰዎች የሚያገናኝ ድልድይ ነው ማለት ይቻላል። ምክንያቱም በስልክ በሌለበት ሰዓት ሰዎች በደብዳቤ ነበረ የሚገናኙት። እኔም በዛ ሰዓት ለቤተሰቦቼ ለጓደኞቼና ለትምህርት ቤት ለጓደኞቼ ደብዳቤ እጽፍ ነበረ። ቀን በቀን ማለት ነው። ያን ደግሞ መልእክቴን አስተላልፍበታለሁ። በተለይ በተለይ ደግሞ ለስራ ራቅ ብዬ በወጣሁበት ሰዓት ቤተሰቦቼንና ጓደኞቼን እንዲሁም ወዳጆቼን የማገኝበት በደብዳቤ ምክንያት ነበረ። እነሱም ይጽፉልኛል እኔም መልሼ እጽፍላቸዋለሁ። ስለዚህ ደብዳቤ መጻፍ በጣም ነው የምወደው ማለት ነው። አሁንም እጽፋለሁ አልፎ አልፎ አዎ በስልክም ቢሆን አሁን ሰው ከሰዎች ጋር የምገናኘው። ነገር ግን አሁንም አልፎ አልፎ ያው እጽፋለሁ ደብዳቤ ማለት ነው። ያ ደግሞ ደስ ይለኛል የድሮው ነገር ስላልቀረ